የትኛውን ወቅት ትወዳለህ? የሚለው ጥያቄ ቀላል ነው ነገር ግን እኔ የማውቀው ከጤና፣ ከህይወት፣ ከስሜት ጋር በተጠቃሚ መንገድ ይያያዛል የጧት ወቅት ሞርኒንግ እኔ ጠዋት ላይ ልዩ እንቅስቃሴ ያለው ወቅት ነው በጠዋት መነሳት እና አንዳንድ ስራ መውደድ ይቻላል አእምሮዬን ንጹ ነው ስለዚህ ማስተማር በጣም ቀላል ነው ስፖርት ማድረግ እና ቀላል እንቅስቃሴ ለመስጠት ይረዳል በጠዋት እኔ በራሴ ላይ ጥሩ ጊዜ እንዲ መስራት እወዳለሁ ቀን ወቅት ዴይ ታይም ቀን በስራዬ በትምህርት ዘመን ይሆናል ስራ ሲደረግ አእምሮዬ የሚንቀሳቀስ ይሆናል ከጓደኞች ጋር መገናኘት ይቻላል እንቅስቃሴ ማድረግ ማስተካከል ይረዳል ቀንን ያለምንም ስራና እውቀት መገኘት ያለም ጊዜ ነው። ማታ ወቅት ኢቭኒንግ ማታ ለማረፍ እና ለማዘጋጅ ጊዜ ነው። ቤት መመለስ ቤተሰብ እና ጎደኞቼ ጋር ጊዜ እወዳለሁ። መነሳትን ለማሰብ ማድረግ ማታ የሚያስነክል ወቅት ነው እኔ በተለይ ይወዳል። ሌሊት ወቅት ናይት ሌሊት የእረፍት ማሰቢያ ጊዜ ነው። እኔ ማሰብና ተሳስተን ያስተናገድኩት ትምህርት በተለየ ጊዜ ምሽት በዝርዝር ማሰብ ለሌተራሲያን ጊዜ እንደሚሰጥ ይሆናል። የወቅትና የአመት ተጽዕኖ የትኛውን ወቅት እንደሚወዱ እንጂ አመት ወቅቶች በውጭ ተጽዕኖ አላቸው። የጸደይ ወቅት ትእዛዝ ይሰጣል። የጨረቃ እና የፀሀይ ተጽዕኖ ሰውነትን ያስተካክላል። በወቅት የሚሆን እንቅስቃሴዎችን ማድረግ ይረዳል። መደምደሚያ እኔ የተለያዩ ወቅቶችን እወዳለሁ። ቀን ሁሌ በራስ ላይ ተጽዕኖ አለው። ራስ ስራና መማር ይረዳል ተጽዕኖ ያህል አእምሮን ያጠናክራል።